አዎ ገንዘብ እቆጥባለሁ። በየወሩ እንግዲህ ያው ወር በገባ ደሞዝ በወጣበት ሰዓት ላይ የተለያዩ ቁጠባዋችን በመግባት የምቆጥብበት መንገድ አለ። ምክንያቱም እንዲቆጥብ የሚያደርገኝ ሁኔታዎች ናቸው። እንግዲህ ቤተሰብ ሲመሰረት ሌላ ተጨማሪ ገቢ ማፈላለግ አለ። ስለዚህ ቢያንስ እንኳን ለልጆች ለትምህርት ቤት ክፍያ ይመጣል። ሌላ ተጨማሪ ነገሮች ሁሉ የሰራተኛ ብዙ ነገር ተጨማሪ ነገሮች ስለሚመጡ ይህንን ነገር ለማስተካከል የግድ ከየወሩ የተወሰነች ፐርሰንት መቆጠብ ስላለብኝ የተወሰኑ ገንዘቦችን በየወሩ የምቆጠብበት ሁኔታ አለ። ይሄንንም ያው መጀመሪያ ላይ አካውንት ሌላ አካውንት ከፍቼ ለመቆጠብ የሞከርኩበት ሁኔታ አለ። ነገር ግን በዚህኛው መንገድ ለመቆጠብ በጣም ስለተቸገርኩ። ምንድነው? አሁን ላይ እኔ የተሻለ የቁጠባ መንገድ ለኔ የምቆጥበት ሁኔታ ያለኝ አክሲዮኖችን በመግዛት በየወሩ ክፍያዎች አሉ እዛ ላይ እየከፈልኩ የምቆጥብበት ሁኔታ ነው ያለ እና እነዚህንም ቀስእየተባለ ይሄ ለኔ በጣም ጥሩ የቁጠባ መንገዴ ነው። ማለት ማውጣትም ስለማልችል አለብኝም ብዬ የግድ መቆጠብ። ለዛ ቆጥቤ የምከፍልበት በየወሩ የምቆርጥ የምቆጥበበት ሁኔታ ስላለ። ይሄኛው የቁጠባ ዘዴ ለኔ የተሻለ ነው። ነገር ግን በሌላ አካውንት ለመቆጠብ እሞክሬያለሁ። ግን ያው በምቸገርበት ሰዓት ሄጄ የማወጣበት ሁኔታ ስላለ። በዛኛው የምቆጥብበት መንገድ ይልቅ እነዚህ አክሲዮኖችን ሌሎች ነገሮችን በመግዛት ቢቆጠብ የተሻለ ብር ለመያዝ እና በፈለግነው ሰዓት አክሲዮኑን ሸጠን ብሩን መጠቀም እንችላለን ማለት ነው። ስለዚህ ይሄኛው መንገድ የተሻለ ስለሆነ ሆኖ ስላገኘሁት እኔ በዚህኛው መንገድ ነው እየቆጠብኩ ያለሁት። ከአንድ ሁለት እስከ ሶስት ድረስ ያሉ አክሶኖችን ገብቼ ከዚህ በፊት በምፈልገው ሰዓት ሸጬ በዚህ መንገድ የመቆጠቡ ወይ የተሻለ ነው። እናንተም ይሄንን መንገድ ብትከተሉት ምክንያቱም ከየወሩ እንቆጥባለን ብንል በተቸገርን ጊዜ አያስችለንም ስላለን ከሌላ ሰው ተመበደር ይልቅ የራሳችንን ገንዘብ አውጥተን ብንጠቀም ይሻላል ስለምንል። ያንን ገንዘብ አውጥተን የምናጠፋበት ሁኔታ ስላለ በዚህኛው መንገድ ተጠቅመን ገንዘባችንን መቆጠብ እንችላለን የሚል ሀሳብ ነው ያለኝ። እናንተም ይህንን ነገር ብትሞክሩት የተሻለ የምትቆጥቡበት መንገድ ሆኖ ስላገኘሁት እናንተም ብትሞከሩት ለእናንተም ጥሩ ነው

አዎ ቃሌን በተቻለ መጠን ቃሌን እጠብቃለሁ። እንደውም ምን የሚባል አባባል አለ ቃል ተሚጠፋ የወለዱት ይጥፋ ይላሉ አባቶቻችንን ሲናገሩ። ምክንያቱም እንግዲህ ምን ያህል ቃል ይሄ የሚያሳየን። ቃል ምን ያህል ከባድ እንደሆነ ከልጅም በላይ በጣም ከባድ መሆኑን የሚያሳይ አባባል ነው። ስለዚህ እኔ ቃሌን በቻልኩት መጠን ቃሌን ለመጠበቅ ጥረት አደርጋለሁ ቃሌንም እጠብቃለሁ። እኔ በቃ የማይሆንልኝ ወይም ደግሞ የማይሳካልኝ ከሆነ የማላሳካውን ነገር አደርገዋለሁ ብዬ ቃል አልገባም። በቃ ስለዚህ እኔ ቃሌን ለመጠበቅ አደርገዋለሁ ብዬ ቃል ከገባሁም ያንን ነገር ለማሳካት የቻልኩትን ሁሉ ጥረት በማድረግ ያንን ነገር እንዲሳካ የማደርግበት ሁኔታ ነው ያለው። ግን መጀመሪያ አይቼ የሚሆንልኝ ከሆነ የሚሳካ ከሆነ ቃል እገባለሁ። ደግሞ አንዳንዴም እንግዲህ የቻልኩትን ሁሉ ጥረት አድርጌንም ደግሞ ካልተሳካልኝ ያው ቃሌ አንዳንዴ ሊታጠፍ የሚችልበት ሁኔታ አለ። መቼም ሰው ነኝና። ሁኔታዎች በተጠበቀው ልክ ላይሳኩ ስለሚችሉ እንደዚህ አይነት አጋጣሚዎች ሲያጋጥሙኝ ቃሌ የማይጠበቅበት ሁኔታ ይኖራል። ከዛ ውጪ ግን በቻልኩት መጠን የገባሁትን ቃል ለማሳካት ጥረት አደርጋለሁ። እሞክራለሁ እንደምንም ብዬ ደግሞ ያንን ቃሌን የገባሁትን ቃል ላለማጠፍ ስል ለመጠበቅ ስል ማንኛውንም መስዋዕትነት ከፍዬ ያንን ቃል ለማሳካት ጥረት በማድረግ እንዲሳካልኝ የማደርግበት ሁኔታ አለ። እና እኔ ቃሌን እንጠብቃለን።

እኔ በአብዛኛው የምተኛው ከአራት ሰዓት እስከ አምስት ሰዓት ባለው ሰዓት ውስጥ ሁልጊዜም እተኛለሁ። የማታ ሰው ነኝ እኔ ጠዋት መነሳት ስለማልወድ። በቻልኩት መጠን ዛሬ የነገዎችን ወይም ደግሞ ጠዋት መሰራት ያለባቸውን ስራዎች አምሽቼ ስራዎቼን ጨርሼ ብተኛ ነው የምመርጥ። እና በቻልኩት መጠን ስራዎችን ለመጨረስ ጥረት ስለማደርግ አምሽቼ ነው የምተኛ። ስራዎች ሙሉ በሙሉ በሚባል ደረጃ ጠዋት ላይ ተነስቼ በቀድሜ በጠዋት መነሳት ስለማልወድ። ጠዋት የሚሰሩ ስራዎችን በሙሉ አጠናቅቄ ምግብ መሰራት ካለበት ሰርቼ ጠዋቴ ቁርስ የሚሆኑትን ሰርቼ እቃ የሚታጠብ እቃ ካለ አምሽቼ አጥቤ እንጀራ የሚጋገር ከሆነ እንጀራ ጋግሬ ቤቴን አስተካክዬ። የማድርበት ሁኔታ ነው ያለ የምተኛበት ሁኔታ አለ። ስለዚህ እነዚህን ሁሉ ለማጠናቀቅ ስል ከዛም በላይ አምሽቼም ቢሆን ስራዎች ታላለቁ ብዙ ጊዜ በጣም አምሽቼ እተኛለሁ። እነዚህን ስራዎች ለማጠናቀቅ ነገር ግን ጠዋት ላይ ተነስቼ ወደ ስራ የሚሞቅ ነገር ካለ እሱን አሙቄ ወደ ስራ ለመሄድ ነው እንጂ ጠዋት ላይ የሚበላ ነገር ምግብ አልሰራም። ማታ ነው ሁሉንም ነገር ጨርሼ የምተኛው። ስለዚህ ያው እኔ አምሽቼ ነው የምተኛው። በአብዛኛው እንግዲህ ከአራት ሰዓት እስከ አምስት ሰዓት በአቬሬጅ እተኛለሁ። አንዳንዴ ቀድሜም ልተኛ እችላለሁ ስራ ከሌለኝ። ስራ ካለኝ ደግሞ አምሽቼ እስከ ስድስትም ሰዓት ከዛም በላይ አምሽቼ ስራዎችን የምሰራበት ሁኔታ ነው ያለ። ስለዚህ እኔ በአብዛኛው በአቬሬጅ ከአራት ሰዓት ከምሽቱ አራት ሰዓት እስከ አምስት ሰዓት ባለው አብዛኛውን ጊዜ ስራዎቼን አጠናቅቄ እተኛለሁ።

የምወደው መጠጥ አኔ ቡና ነው ቡና በጣም እወዳለሁ። በተለይ ምሳ ሰዓት ላይ ምግብ ከበለሁ ቡኋላ ቡና ካልጠጣሁ በጣም ዲፕረስድ የምሆንበት ሁኔታ አለ። ስለዚህ ምሳ በልቼ ቡና የግድ መጠጣት አለብኝ ማለት ነው። እና ከሁሉም መጠጦች በጣም የምወደው ቡና ነው። እንግዲህ ቡና ያው የተለያዩ ጥቅሞች እንዳሉት በሳይንስም የተረጋገጠ ነው። በተለይ ደግሞ ከምግብ ቡሀላ ቡና መጠጣት የዳጄሽን ሲስተም ወይም የምግብ እንሽርሽሪትን ስለሚያፋጥን ቡና መጠጣት መጠጣት ጥሩ ነው። የሚል ጥናትም ስላለ አሁን ላይ ከዚህ በፊት የነበረው ጥናት የልብ ድካም ሌሎች በሽታዎችን ያስከትላል የሚል ነበረ። አሁን ላይ ግን ቡና መጠጣት ለመግብ አንሸርሸሪት ወይም ደግሞ ምግብ በቀላሉ እንዲፈጭ ይረዳል ስለሚል። በዛ ምክንያት ቀላይ ምሳ ከበለሁ በኋላ በተለይ ቡና እኔ በሁሉም ሰዓት መጠጣት ደስ ይለኛል ከማታ ውጪ ማለት ነው። ማታ ላይ ከጠጣሁ ግን እንቅልፌ ስለሚከለክለኝ ማታ ላይ ብዙ ጊዜ ቡና አልጠጣም። ነገር ግን ጠዋት ቀን አስራ አንድ ሰዓት ባለው ቡና እጠጣለሁ ከቀኑ ሙሉ ማለት ነው። በተለይ በተለይ ግን እኔ ምግብ ከበለሁ በኋላ ምሳ ሰዓት ላይ እዛ ለይ ግዴታ ነው ምሳ ሰዓት ላይ ሳልጠጣ አልውልም። እና ካሉት መጠጦች ከውሃ በመቀጠል ማለት ነው መቼም ውሃን ማንም ሊወዳደረው የሚችል የመጠጥ አይነት አይደለም። ከዛ በመቀጠል ከውሃ በመቀጠል እኔ ምወደው መጠጥ ቡና ነው። ቡና በጣም የቡና አፍቃሪ ነኝ እኔ ቡና መጠጣት ቡና ነው ሁል ጊዜም የምጠቀመው እና በጣም የምወደው መጠጥ ለኔ ቡና ነው።

በአደባባይ መናገር በአደባባይ መናገር እፈራለሁ ብዙም አልችልም። እንደውም ብዙ ነገር ተዘጋጅቼ በአደባባይ እናገራለሁ። ብዬ ወይም ደግሞ ህዝብ በተሰበሰበበት ሰዓት ላይ ያሰብኩት ሁሉ ባሰብኩት ልክ መናገር በጣም ይከብደኛል። እንደውም ይህንን ነገር ለማስተካከል የተለያዩ ኮርሶችን ለመውሰድ አስባለሁ። እና ብዙ ነገር ብዙ በአንድ ነገር ላይ ተዘጋጅቼ ሀሳብ ለመስጠት በምሞክርበት ጊዜ በአደባባይ ወይም ደግሞ ህዝቡ በተሰበሰበበት ሰዓት በተዘጋጀሁት ልክ መናገር አልችልም። እና ይሄ ነገር በጣም ብዙ ጊዜ እንደውም ያሳስበኛል። እፈራለሁ ይሄ ነገር ግን የሚሆነው ለተወሰነ ጊዜ ነው። አንድ ጊዜ ወይ ሁለት ጊዜ። ከተናገርኩ በኋላ ከዛ በኋላ ባሰብኩት ልክ የፈለገኝን ሀሳብ በቀላሉ መናገር ማስተላለፍ ማስተማር የምችልበት ሁኔታ አለ። እና ይሄ ሰልፍ ኮንፊደንስ እንዴት ነው? ሰልፍ ኮንፊደንሲን መጨመር የምችለው የሚለው ነገር እኔ ሁልጊዜም ጥያቄ ነው። ምክንያቱም ነገሮችን ለመናገር ምንም በቃ የአቅም ችግር አይደለም። የአቅም ችግር የለብኝም። ነገሮች በቀላሉ የተወሰነ ሪፈር ካደረኩ ከተዘጋጀሁ አይደለም ሪፈራ አድርጌ ተዘጋጅቼ ቀርቶ በቀላሉ ነገሮች ይገቡኛል። ግን በዛ ልክ ግን በተዘጋጀሁት ልክ ባወቅኩት ልክ ሰዎች ላይ ለማስተላለፍ በምሞክርበት ሰዓት ላይ መጀመሪያ አካባቢ ላይ በጣም የሚቸገርበት ሁኔታ ነው። ያለው እና ለኔ ራሱ ለምን የሚል ጥያቄ ብዙ ጊዜ እጠይቃለሁ። ምን አዲስ ነገር ሁሉም ሰው በቃ በራሱ ሁሉም የራሱ ችሎታ አለው። ስለዚህ ማንም ከማንም አይበልጥም ከማንም አያንስም። ለምንድነው? ሰው ቢሰበሰብስ በትንሽ ሰው ሆኖ በብዙ ሰው ላይ ማውራት ለምንድነው? እምቸገር ብዬ እኔ እራሴን ሁል ጊዜ የምጠይቅበትና የምወቅስበት ሁኔታ አለ። እሱን ለማስተካከልም ብዙ ጥረቶች አደርጋለሁ። አደባባይ ወጥቼ ከመናገሬ በፊት በዛ በያዝኩት ሀሳብ ላይ ራሴ ተለማምጀ መስታወት ፊት ለፊት ቆሜ የምንለማመድበት ሁኔታ አለ ቤት ባሉ ሰዎች ላይ ቀድሜ እነሱን እንደ ህዝብ በመቁጠር ወይም ደግሞ እንደ አደባባይ በመቁጠር ቀድሜ ንግግር አድርጌ ተዘጋጅቼ እሄዳለሁ። በዛ ልክ ግን እቤት በምናገረው ልክ ግን አደባባይ በምወጣበት ጊዜ ሀሳቤ የመሰረቅ በጠበቅኩት ልክ ሀሳብን ለማስተላለፍ የሚቸገርበት ሁኔታ ስላለ። እኔ ለወደፊቱም በዚህ ላይ እራሴን ማስተማር እና ማሳደግ ያለብኝ ክፍተት ነው። ብዬ በራሴ ሁል ጊዜ እምገመግመውና መስተካከል ያለበት የኔ ክፍተት ነው ብዬ የማስበው። አንዱ አንዱ የክህሎት ችግር ነው ማለት ነው። በዚህ ዙሪያ ላይ ለወደፊቱ ኮርስም በመውሰድ ሊሆን ይችላል። የተለያዩ ትሬኒንጎችን ስልጠናዎችን በመውሰድ እራሴን ከዚህ ችግር አውጥቼ በተዘጋጀሁት ልክ በአደባባይ መናገር እንድችል እራሴን ማብቃት አለብኝ

በቀን እኔ ከአንድ ሊትር እአንድ ሊትር ያልበለጠ ውሃ ነው ምጠጣ። ነገር ግን ውሃ መጠጣት የተለያዩ የጤና ጥቅሞች እንዳሉት ብዙ ጊዜ ይነገራል። ነገር ግን እኔ ውሃ በጣም ውሃ አልጠጣም። እንደውም ሳልጠጣ የምውልበት ቀንም አለኝ ምንም ውሃ ሳልጠጣ ማለት ነው። ይሄን ነገር ለማስተካከል እኔ እንደውም እኩላሊት አካባቢ የተወሰነ ኩላሊት እንትን ስላለብኝ ውሃ እንድጠጣ በተደጋጋሚ ይነገረኛል። በእርግዝና ወቅትም ውሃ መጠጣት እንዳለብኝ ቢያንስ እስከ ሁለት ሊትር በቀን መጠጣት እንዳለብኝ ቢነገረኝም። ውሃ የመጠጣት ልምዱ የለኝም። ያን ያህል ውሃም አልተጠቀምም ማለት ነው። ነገር ግን ውሃ በጣም ውሃ መጠጣት በርካታ ጥቅሞች እንዳሉት ጥናቶችም ያሳያሉ። አንድ ሰው ቢያንስ በቀን እስከ አንድ ሊትር ከአንድ ሊትር እስከ ሁለት ሊትር ውሃ ቢጠጣ ጤናማ እንደሚሆን። የሚያሳየው ነገር ግን እኔ ያን ያህል አይደለም እስከ ሁለት ሊትር ቀርቶ አንድ ሊትርም ሳልጠጣ የምውልበት ቀን ይበዛል። እና ውሃ መጠጣት በጣም በርካታ የጤና ጥቅሞች እንዳሉት ቢነገርም እኔ ይህንን ነገር ግን ተግባራዊ የማረግ ላይ ክፍተት አለብኝ። እንግዲህ ውሃ በምንጠጣበት ጊዜ ለሰውነት ጥራት እንዲሁም ለምግብ እንሽርሽሪት በቀላሉ የተመገብነው ምግብ በቀላሉ እንዲዋሃድ የሚያደርግ በቃ አጠቃላይ የሰውነታችንን ሞታበሊዝም አክቲቬት ለማድረግ ለማነቃቃት ወይም ደግሞ ለማስኬድ ውሃ መጠጣት የግድ ያስፈልገናል። ነገር ግን እኔ ውሃ በዛ ልክ አልጠቀምም። ይሄንን ነገር ማስተካከል እንዳለብኝም ይገባኛል።

እኔ የትርፍ ጊዜዎችን ነው የማሳልፈው የትርፍ ጊዜ በጣም ለኔ በጣም በቃ ውድ ጊዜዬ ነው። በዚህ በትርፍ ጊዜ በርካታ ነገሮችን የማስተካክልበት ጊዜ ነው። የትርፍ ጊዜ በአብዛኛው የምለው የእረፍት ጊዜ ቅዳሜና ሆድ ነው። በተለይ እሁድ ጠዋት ተነስቼ ቤተክርስቲያን እሄዳለሁ። አምልኮ ቦታ በመሄድ እዛ አርፍጄ እመለሳለሁ ከዛ ከተመለስኩ በኋላ ልጆቼን ኬር ወይም ደግሞ ልጆቼን የመንከባከብ ስራ ሰውነታቸውን አጥባለሁ ፀጉራቸውን አስተካክላለሁ። ከዛ በመቀጠል ይሄ ቤቴን ማስተካከል አለ ቤቴን አስተካክላለሁ። እንግዲህ አጠቃላይ የእረፍት ጊዜዎችን የማሳልፈው ልጆቼን በመንከባከብ አምልኮ ቦታ በመሄድ። ዘመድ የሚጠየቅ ካለም ዘመድ በመጠየቅ ዘመዶች ላይ በመሄድ እነሱን የምጠይቅበት ሁኔታ አለ። ከዛ በተጨማሪ ቤቴን በማስተካከል በተለይ የቅዳሜና እሁድ ነው የእረፍት ጊዜ የቅዳሜ እለት አብዛኛውን ጊዜንም አሳልፈው። ልብስ በማጠብ ሳምንቱ ሙሉ የተጠራቀመ ልብስ የሚታጠብ። ቅዳሜ ነው እንደዚህ ቅዳሜ እለት ሙሉ ልብሶቼን በማጥፍ ቤቴን በማስተካከል ምግብም በአብዛኛው ለሳምንት የሚሆነው ሙሉ በሙሉ ባይሆንም። ለሳምንት የሚያስፈልጉ ነገሮችን ግብዓቶችን ገበያ በመሄድ በመግዛት የሚገዛበት ሁኔታ አለ። ሌላው አስቤዛ ማለት ነው ሌላው ቤቴን አስተካክላለሁ። ከዛም ከተረፈኝ እንግዲህ የተረፈ ጊዜ ካለኝ የቲቪ በማየት እንዲሁም ደግሞ ያው ከጎረቤት ጋር ተሰባስቦ ቡና በመጠጣት ጊዜዎችን አሳልፋለሁ ማለት ነው። ቅዳሜና እሁድ እኔ በጣም በጉጉት የምጠብቃቸውን ጊዜ ናቸው። ምክንያቱም ይሄን ሁሉ ተግባር ለሳምንት የሚሆነውን አብዛኛውን የቤቴን ስራ የምሰራ በእነዚህ ጊዜያት ስለሆነ። የእረፍት ጊዜዬን ጠቅለል ሲደረግ የማሳልፈው ልጆችን በመንከባከብ። አምልኮ ቦታ በመሄድ ዘመድ በመጠየቅ የተረፈ ጊዜ ደግሞ ካለኝ ቲቪ በማየት እና ከጓደኞቼ ጋር በመዝናናት ምናሳልፍበት ሁኔታ አለ።

እኔ የጠዋት እለታዊ ተግባሮቼ? አንደኛ በመጀመሪያ እንደተነሳው ጸሎት ማድረግ ነው። ጸሎት አደርጋለሁ ከቻልኩ ቤተክርስቲያን በመሄድ፣ ካልቻልኩ ደግሞ ቤቴ እንድተነሳው መጀመሪያ ጸሎት አደርጋለሁ ጸሎት ካደረኩ በኋላ በመቀጠል ምንድነው የማደርገው ከልጆቼ ጋር የተወሰነች ሰዓት ከነሱ ጋር እጫወታለሁ፣ እነሱም አጫውታችዋለሁ፤ ከዛ በመቀጠል ቁርስ ደግሞ ሻወር መውሰድ ካለባቸው ከዛ ቀድሞ ሻወር እንዲወስዱ አደርጋለሁ ልጆቹንም እኔም ማለት ነው። ሻወር ከወሰድን በኋላ የቁርስ ሰዓት እናያለን፤ ቁርሳችንን እንበላለን ቁርስ ከበላን በኋላ እንግዲህ እኔም ወደ ስራ ነው እነሱንም እዛው የሚውልበትን ሁኔታ ነው የምናመ

አዎ አስተያየት መቀበል እወዳለሁ። እንግዲህ አስተያየቶች ሁሉ ሁሉም ገንቢ አስተያየት ላይሆን ሊሆን ይችላል ላይሆን ይችላል። ገንቢ አስተያየት እንዲሆንሽ ይላል። ስለዚህ አስተያየቶችን እኔ የምቀበልበት የራሴ ምክንያት አለኝ። የሚገልጸኝ አስተያየት ከሆነ ወስጄ በጥንካሬ ከሆነ የተሰጠኝ በጥንካሬ የተሰጠኝን ያንን ጥንካሬን የበለጠ ለማጠንከር የበለጠ ለመስራት በዛ ላይ የበለጠ ለማነሳሳት ያደርገኛል። በድክመት ከሆነ ደግሞ እውነት ይሄ ድክመቴ ነው ወይ ብዬ? ወደኋላ አይቼ እውነት ያ ነገር የራሴ ድክመት የተሰጠኝ አስተያየት ድክመት ከሆነ እቀበለዋለሁ። ያንንም ነገር ለማስተካከል ጥረት አደርጋለሁ። ከዛ ድክመት ለመውጣት ማለት ነው። ነገር ግን ሁሉም አስተያየት ሰጪዎች ትክክለኛ አስተያየት ይሰጣሉ ማለት አይደለም በእያንዳንዱ ተግባር ላይ በራሳቸው እይታ ነው አስተያየት የሚሰጥ ሰው ማለት ነው። ስለዚህ ከራሳቸው እይታ ከሆነ እኔን የማይመለከተኝ ወይም ደግሞ እኔን ሊያስተካክለኝ የማይችል ከሆነ አልቀበለውም። አስተያየቱን እቀበላለሁ ነገር ግን ያንን ለማስተካከል ጊዜ አልፈጅም። በራሴ ባመንኩበት መንገድ እሄዳለሁ ማለት ነው። ነገር ግን ያ ነገር ለኔ ያልታየኝ ለእነሱ የታያቸው ያንን ነገር ባስተካክል እኔንም የሚጠቅመኝ ከሆነ ግን ማንኛውንም አስተያየት ተቀብዬ እሱን እውነት ነው ወይ የሚለውን መርምሬ ወደ ራሴ የምቀበለውን ደግሞ ወደ ራሴ የምወስድበት ሁኔታ እና የማስተካክልበት መንገድ አለ በሁለቱም ማለት ነው። በጥንካሬውም በድክመቱም ያሉ ነገሮችን ወስጄ ራሴን እንደገና እንዳይ ስለሚያደርገኝ እንደውም በጣም አስተያየት መቀበል እኔ ማለት ራሴን ስለማውቅ። በድክመትም ቢሆን እኔ ራሴን አይሰብረኝም ወይም ደግሞ ከምሰራው ስራ ወደ ኋላ አይለኝም የማንም አስተያየት ማለት ነው። አስተያየቱን ግን ምን ያህል እውነት ነው? እውነትስ ይሄ ነገር እኔ ላይ ያለው ወይ ብዬ? በደንብ በጥልቀት ስለማየው የሚሆን ከሆነ እወስዳለሁ። የማይሆነኝ ከሆነ ግን የማልቀበልበት ሁኔታ ከሰዎች እቀበላለሁ ነገር ግን ወደ ውስጤ የማላስገባበት ሁኔታ ስላለ። አስተያየት ብቀበልም ሁሉንም አስተያየት አልወስደውም። ያንን ነገር ግን በጥልቀት አይቼ ራሴን እንዳስተካክል ስለሚረዳኝ። ራሴን እንደገና እንድገነባ እንደ አዲስ መንገዴ እንዲስተካከል የበለጠ እንዲሰራ። የበለጠ ወደፊት እንድሄድ ስለሚያደርገኝ አስተያየት እኔ አስተያየት የምሰጠኝን ሰውም በጣም ነው የምወድ። አስተያየት እንዲሰጠኝ ፍላጎት አለኝ። ስለዚህ እኔ የሚሰጠኝን አስተያየት ሁሉ እቀበላለሁ። የሚገልጸኝን ወስጄ የማይገልጸኝን ግን ከሰዎች ተቀብዬ ወደ ውስጤ ሳላስገባ የምተውበት ሁኔታ ስላለ። አስተያየት በጣም መቀበል እኔ ማንኛውም ሰው አስተያየት ቢቀበል የተሻለ እንዲሆን በተሻለ እንዲገነባ በተሻለ እንዲያድግ። የተሻለ የወደፊት ህይወቱን እንዲያይ ስለሚያደርግ ማንኛውም ሰው አስተያየት መቀበል ላይ። ክፍት ቢሆኑ አስተያየትን ቢቀበሉ የተሻለ እንዲሆን ሰውን ስለሚያደርግ። እኔ እዚህ ነገር ላይ ሁሉም የሚሰጠውን ሁሉ ይወስዳል ማለት ሳይሆን ከተቀበለ ቡሀላ ክፍተቱንና ድክመቱን አይቶ በዛ እያስተካከለ ቢሄድ ራስን የበለጠ ደረጃ ላይ እንዲያገኝ ይረዳዋል የሚል ሀሳብ አለኝ።

አዎ ኮምፒውተር እጠቀማለሁ፤ ግን ሙሉ በሙሉ ኮምፒውተር ላይ ያሉ በተኖችን ወይም ደግሞ ኮምፒውተር የሚሰራውን ሙሉ በሙሉ ኮርሱን አልችለውም። ብዙ የማላውቃቸው ነገሮች አሉ። ነገር ግን ኮምፒውተር ላይ ኤክሴል መጻፍ እና አወርድ ላይ መጻፍ እንዲሁም ደግሞ አንዳንድ ነገሮችን አሬንጅ ማድረግ እችላለው። ከዛ በተጨማሪ ግን ኮምፒውተር ላይ በምሰራበት ጊዜ የሚቸግሩኝን ነገሮች ቢሮ ከሆንኩ ቢሮ ላይ ጓደኞቼን በመጠየቅ ከጊዜ ወደ ጊዜ የኮምፒውተር እውቀቴ እየጨመረ ነው የመጣው እነሱን በመጠየቅ ብዙ እውቀት ያገኘሁበት ሁኔታ አለ። ከዛ በተጨማሪ ኦንላይን ላይ በመግባት ማለት ነ፣ የዛን የፈለኩትን እየሰራሁ ያለሁትን ስራ እንዴት መስራት እንዳለብኝ በቪዲዮ አውርጄ፣ እሱን እያየሁ የምጠቀምበት ሁኔታ አለ ማለት ነው። እንዴት መስራት እንዳለብኝ ከዛ ቪዲዮ ላይ እያየሁ እሰራለሁ። ብዙ ነገሮችን ግን ከጊዜ ወደ ጊዜ በምሰራበት ጊዜ እያወቅኩ የመጣሁበት ሁኔታ አለ፤ ምክንያቱም የእሱን ኮርስ ዩኒቨርሲቲ ላይ ሁሉም የሚሰጥ በሁሉም እንትን ላይ የሚሰጥበት ሁኔታ አለ። ኮርሱ ነገር ግን እዛ ላይ እንደዚህ ጠለቅ ያለ እውቀት እንድናውቅ አልተደረገም፤ ዝም ብሎ ሃይላይት ነገር ነው ተሰጥቶን ያለፍነው። ከሃይስኩል ጀምሮ በእርግጥ ኮርሱ ይሰጣል ግን ፕራክቲካሊ ሳይሆን ዝም ብሎ ቲዎሪውን ተምረን ስለምናልፍ፣ አሁን ላይ ለመጠቀም ወይም ደግሞ ወደ ስራ በምንገባበት ጊዜ እንደ እኔ በጣም የተቸገርኩበት ሁኔታ ነበር። በቃ ማውዟን እንኳን ይዞ መንቀሳቀስ እጄ የማይችልበት ሁኔታ ነበር። ነገር ግን የእሱን ስራ ላይ ከገባሁ በኋላ ከጓደኛም በመጠየቅ እንዴት ነው የሚሰራው በማለት አብሮ በመስራት የኮምፒውተር አጠቃቀሜን እያሻሻልኩ ያለሁበት ሁኔታ ነው ያለ። አሁን ላይ የፈለኩትን ነገር ጽፌ ፕሪንት የማደርግበት በኤክሴል ሊሆን ይችላል፣ የተጻፉ ጽሁፎችንም በቃ አሬንጅ አድርጌ በስርዓት የማወጣበት ሁኔታ እንደውም ሌሎች አንዳንድ ነገሮችንም እያወቅኩ ያለሁበት ሁኔታ ነው ያለው። ነገር ግን ይሄም በቂ አይደለም ለኔ ማለት ነው። ምክንያቱም እኔ የሚሰጡ አጫጭር ኮርሶቼን ወስጄ በደንብ እውቀቱ እንዲኖረኝ እፈልጋለሁ። በተለይ ኤክሴል ላይ ኤክሴል ሁሉንም ነገር አቃሎ የሚሰራ አፕሊኬሽን ነው። ግን ብዙ የማላውቃቸው ነገሮች አሉ ኤክስኤል ላይ የሚሰሩ እዛው ላይ ድምር መስራት ሌሎች ነገሮች ማንኛውም ነገር የፈለግነው፣ መስራት እንደሚቻል ሌሎቹ ሲሰሩ የማይበት ሁኔታ አለ። ቀስ እያልኩ ከቢሮም ከጓደኛ ጋርም አብሬ በመሆን እየለመድኩ ያለሁበት ሁኔታ አለ። ነገር ግን ያው አጫጭር ኮርሶችን በኮምፒውተር አጠቃቀም ዙሪያ በጣም ወደኋላ ስለቀረሁ በሱ ላይ ኮርሶችን ወስጄ በደንብ ማወቅ ስለምፈልግ፣ ኮምፒውተር አጠቃቀም ላይ የሚቀሩ ነገሮችን ማስተካከል አለብኝ ብዬ አስባለሁ። ለወደፊቱ ኮርሶችን ወስጄ የተሻለ ተጠቃሚ፣ የተሻልኩ የኮምፒውተር ተጠቃሚ እንድሆን ፍላጎቱም አለኝ እሱን ነገርም ወደፊት ማስተካከል እንዳለብኝ እየገባኝ ስለሆነ ኮርሶችን ወስጄ በደንብ መጻፍ ማንበብ እንድችል የማደርግበት ሁኔታ ይኖራል።

ያ ቅጽል ስም አለኝ። በጣም ብዙ ቅጽል ስሞች ናቸው ያሉኝ አክስቶቼ አጎቶቼ በተለያየ ስም ይጠሩኛል። አያቴ እና እነዚህ ቅጽል ስሞች በጣም ነው የምወዳቸው እያንዳንዳቸው የሚጠሩኝ እራሳቸው ባወጡት ስም ነው ሚጠሩኝ። እና እኔ ከምንም በላይ የበቃ በዛ ስም ስጠራ ባወጡልኝ ስም ሲጠሩኝ ደስ ነው ሚለኝ። በቃ ማለት በሌላ እንደዚህ በዋናው ስሜ ሲጠሩኝ እነሱ ላይም አያምርባቸውም እኔ እንደውም በዛ በሚጠሩኝ ሰዓት። እነሱ ሁሉ አይመስሉኝም እደነግጣለሁ። ምክንያቱም በቃ በዛ እነሱ ባወጡልኝ ስም ሲጠሩኝ ነው በጣም የምደሰተው። እና እነሱም ያው የሚጠሩኝ ባወጡልኝ ነው። ግን አንዳንዴ እንዲህ ለጨዋታም ለቀልድም ብለው በዚህኛው ስሜ ሲጠሩኝ በዋናው ስሜ ሲጠሩኝ በቃ እነሱ ሁሉ እስከማይመስሉ ድረስ ያን ያክል ነው። የለመድኩት

ውይ አሁን ላይ ይበቃ ስልኬ የኔ ስልክ ባንክ ቤቴ ነው። ማንኛውንም ነገር አውጥቼ በካሽ ከምከፍል ይልቅ ማንኛውንም ነገር ስገዛ። በስልኬ ገንዘብ ማስተላለፍ በጣም ይቀለኛል። ምክንያቱም በስልካችን ገንዘብ ማስተላለፍ ብዙ ጠቀሜታ ነው ያለው። በተለይ በአሁኑ ጊዜ ከብዙ አጭበርባሪዎች ራሳችንን መጠበቅ እንችላለን። ስለዚህ በእጃችን ካሽ ይዘን ወይም ደግሞ ብሩን ይዘን ከምንሄድ ይልቅ በስልካችን የፈለግነውን እቃ ከመረጥን በኋላ በስልካችን ትራንስፈር አድርገን አስተላልፈን ብሩን በቀላሉ ራሳችንንም ጠብቀን ገዝተን የምንመጣበት ሁኔታ ስላለ። እኔ ብር አሁን ላይ በቃ ሙሉ በሙሉ ማለት ይቻላል ትንንሽ ነገሮች ካልሆኑ በስተቀር ሰፈር ላይ የሚገዙ ካልሆኑ በስተቀር ሁሉንም በስልኬ ነው የማስተላልፈው። አሁን ላይ ሁሉም ቦታ ላይ እየተለመደ ያለበት ሁኔታ አለ። ነገር ግን ገጠር አካባቢ ወጣ በምንልበት ሰዓት አብዛኞቹ በኦንላይን ወይም ደግሞ ገንዘብ በስልክ የምናስተላልፍበት ጊዜ የኔትወርክም ችግር ስለሚያጋጥም። በዛን ሰዓት ያው በቀላሉ ለመግባባት ስለማይቻል ካሽ ብር የሚያስፈልግበት ሁኔታ አለ ከዛ ውጪ ግን። ከተማ አካባቢ በተለይ ሁሉም ሰው አሁን ላይ እየለመደ ያለበት ሁኔታ አለ። ምክንያቱም ጥሬ ብር ይዞ ይዘን በምንቀሳቀስበት ግዜ በተለያዩ አደጋዎች የምንጋለጥበት ሁኔታ ስላለ። ሰው ተከታትሎ ያንን ብር ሊቀማን ልንዘረፍ ስለምንችል በስልካችን እቃውን ከመረጥን ቡሃላ ማስተላለፉ የተሻለ ነው። ይሄ ነገር አስከ ገጠር ድረስ ተስፋፍቶ ሁሉም ሰው አራሱን ከዘራፊዎች እና ከአጭበርባሪዎች የሚድንበት ሁኔታ። ከዚህ ከተማ ላይ ባለው ልክ የገጠር አካባቢም ተለምዶ ሁሉም ሰው ራሱን የሚጠብቅበት ሁኔታ ቢመቻች የተሻለ ነው። ምክንያቱም አሁን ገጠር ላይ ከብት የሚሸጠው ሌሎች ነገሮች ሁሉ ትልልቅ ነገሮች ማለት ነው ቢያንስ ትንንሽ ነገር በሚገዛበት ጊዜ ችግር የለውም ያን ያህል። አደጋ ላይም ላይጥል ይችላል ነገር ግን እነዚህ ትልልቅ ነገሮች በሚገበያዩበት ጊዜ። ምንድነው በጥሬ ብር ነው የሚገበያዩት? ስለዚህ ይሄ ነገር በሁሉም በሀገሪቱ ባሉ ቦታዎች የኔትወርክ እንትኑን ተስፋፍቶ በቀላሉ በኦንላይን ግብይት የሚፈጠርበት ሁኔታ ከተማ ላይ ባለው ልክ ገጠር ላይም መስፋፋት አለበት የሚል ሀሳብ አለኝ

እኔ የማውቀውና በጣም የምወደው ምሳሌ አነጋገር አለኝ ይሄም ምሳሌ አነጋገር ሲሮጡ የታጠቁት ሲሮጡ ይፈታል የሚል ምሳሌ አነጋገር ነው። ይህን ምሳሌ አነጋገር በጣም እወደዋለሁ ምክንያቱም ሲሮጥ የታጠቁት ሲሮጥ ይፈታል ማለት ምን ማለት ነው። አንድን ነገር በደንብ ተረጋግቶ በጥንቃቄ ተረጋግቶ መረጃዎችን ወስዶ እንዴት እንደሚሰራ አሰራሩን በደንብ አውቆ ወደ ውስጡ አዋህዶ አንድ ስራ ካልተሰራ በችኮላ የተሰራ ስራ። ምንም ሳይቆይ በአንድ ጊዜ እንደሚፈርስና አገልግሎት እንደማይሰጥ የሚያሳይ ስለሆነ ይናበባል በጣም እወደዋለሁ። ይሄም ምንን የሚያስተምረን አንዴ ስራ ስንሰራ ቶሎ ቶሎ ብለን ተሰራነው መልሰን ያንን ወደዛው ስራ ስለምንገባ እሱ ነገረ በጥንቃቄ የስራውን መስራት እንዳለብን የሚያሳይ ነው